እሺ እንግዲህ እህል መፍጨት ታውቃለህ የሚል ጥያቄ ነው? አዎ እንግዲህ እንደ አለም አቀፍ ራሱ መንግስት የተለያዩ ነገሮችን ይጠቀማል እህሉን ለመፍጨት። እና ያው እነዚህ የምንሰራቸው የምንፈጫቸው እህሎች። እንግዲህ በግል የተያዙ ሊሆን ይችላል በመንግስት ወይም አብረው የተያዙ ሊሆኑ ይችላሉ። እንግዲህ በመንግስት የተያዙ ስንል ይሄ የመንግስት ጣልቃ ገብነት በእህል መፍጨት ላይ ይበዛል። በጣም ቁጥጥር አለ በእነዚህ የመፍጫ ወይም የግብአቶች እቃዎች ላይ። እና አንድ መሃል ላይ የታቀደ ኢኮኖሚ ወይም ገበያ። ላይ ያልወጣ ወይም ደካማ የሆነ የእህል መፍጨት ትልቅ የሆነ ለሰር የውጭ እዳ ግትር የሆነና ደግሞ ያው እዚህ ጋር ከ ጠረጴቤዛ ጋር የሚገናኝ የ እንትን ይዞታን የያዘ ነው። ስለዚህ ምናልባት ይሄኛው በጣም አሳሳቢ ነው። ሌላኛው መንግስት የራሱ የሚለው የያዘው እና የሚሰራበት ዋና ዋና እነዚህ እንትኖች አሉ። እና ትናንሽ እንትኖችን ለግለሰቦች ይልካል። በጣም ቁጥጥር ያደርጋል በዋጋ ላይ በስርጭት ላይ ይሄኛው ደግሞ ትንሽ ከዛኛው ሻል የሚል ነው። በእህል መፍጨት ዙሪያ ከዛም የዚህ የነፃ ገበያ የምንለው አለ ነፃ ገበያ። እንግዲህ እንግዲህ እህል መፍጨትን ውድድር እና ነጻነትን በነጻነት እንደ ምርጫው እንደ ተጠቃሚውም እንደ አምራቹም የሚያደርግ ነው። ስለዚህ የምርቶቹ ዋጋ የሚታመነው በአቅርቦትና በፍላጎት ያክል ነው። ውሳኔ ሲወስን እና ደግሞ እንደዚሁ እንትንም ሲገባ ስጋትም ሲወሰድ ምርቶች ጋር የመሳሰሉ ነገሮች እንደዚሁ መንግስት አለ። ይሄኛው የመንግስት እህል አፈጫጭ ላይ የሚወስነው ነው። ሌላኛው እንግዲህ ከዚህኛው ከሰዎች ክርክር ከሚያነሱበት ስጋት አንፃር አንዳንዴ ችግሮች ሊባባሱ ይችላሉ። ምክንያቱም እዛ እኛ የምንሰራበት ሀገር ያለው መንግስት ከሚወስደው እንቅስቃሴ አንፃር ማለት ነው። ስለዚህ አንዳንዴ መንግስት ንብረቶቻችንን ያለምንም ካሳ ሊወስድብን ይችላል። አንዳንዴ ደግሞ የሆነች ያክል ብር ሰጥቶ ካሳ ሰጥቶ ግን ያው አስፈላጊ ያልሆነ ካሳ ሰጥቶ ሊወስድብን ይችላል። እንደገና ደግሞ ያው መንግስት የሀገሩን ንብረት ሊያደርገው ይችላል። ከእኛ ወስዶ ያው እኛ ብንሆንም የምንጠቀመው ግን የኛ እንዳልሆነና የሀገሪቱ ንብረት ሊያደርግብን ይችላል። አንዳንዴ የውጪ ድርጅቶች ደግሞ ቁጥጥራቸውን ሊያጡ ይችላሉ። በዚህ በባለቤትነት ደረጃ ላይ ሙሉ ለሙሉ በከፊል ቁጠጠራቸውን ሊያመምጡ ይችላሉ። ሌሎች የእዚህ የክርክር ስጋት የምንላቸው በእህል መፍጨት ዙሪያ ያልተረጋገጠ ነገር ሊፈጠር ይችላል። ያ ማለት ያው አለመረጋጋት ነገር ሊኖር ይችላል በሀገሪቱ ላይ። ሌላ ደግሞ ያው የባለቤትነት ቁጥጥር ችግርም ሊፈጠር ይችላል። ከዚህ ከ መንግስት አንፃር ይሄ ደግሞ የ እንትኑን እዛ ጋር የሚሰራውን ሰውዬ ማንነት እንትን ሊል ይችላል። እና አንዳንድ ስጋቶች ሊስተካከሉ ይችላሉ። ያው መድህን በመግባት ባለመሄድ በገበያው ጉልበት አንድ ላይ መዋቀር የመሳሰሉትን ነገሮች

አዎ በሚገባ እሳተፋለሁ የድርጅቶችን ዝግጅት ምክንያቱም ወሳኝ ነገር ናቸው። ያው ከእነዚህ ጉዳዮች አንፃር ማለት ነው። ቅድም እንዳልነው ትልቅ ፍላጎት ያለበት አካባቢ ትልቅ ገበያ ያለበት አካባቢ ነው። እና የተለያየ ተፈጥሮ የተለያየ መዋቅር የተለያዩ ነገሮች በተለያየ ደረጃ ልምድን ያመጡልናል በአጠቃላይ የዚህ ኢኮኖሚክ አካባቢው ማይክሮንም ማክሮንም ሀይሎችን ይይዛል። ስለዚህ አለም አቀፍ ገበያ ሰሪ ሰው እነዚህን ከግምት ውስጥ ማስገባት አለበት እነዚህ የኢኮኖሚክ ተለዋዋጮችን ተጽዕኖ የሚያመጡትን ማለት ነው። በገበያ ሂደት ላይ እንግዲህ ሀገሩም ሊሆን ይችላል ሄዶ የሚቀበለውም ሀገር ላይ ለተሳትፎ ድርጅት ተሳትፎ እንደዛ ማድረግ አለበት። ስለዚህ የቢዝነስ እውደቶችን ሊለያይ ይችላል። የገቢ ሰራተኛ የሀብት መከፋፈል ያለው ቴክኖሎጂ ካለው የምርት አቅርቦት ግብአት ጋር በተያያዘ ማለት ነው። ስለዚህ አለም አቀፍ የኢኮኖሚ ውህደትን ስናይ ሌላኛው ተጽዕኖ የሚያመጣው በአለም አቀፍ ገበያ ላይ እንግዲህ የተለያዩ አለም አቀፋዊ ግሩፖች ወይም ተቋማት ተቋማቶች ናቸው። እነዚህ አለም አቀፍ ተቋማቶች ወይም ግሩፖች ስምምነትን ያደርጋሉ ሀገራቶች ፍቃድ እንዲሰጡ ማለት ነው። በተለያየ መጠን እንግዲህ የካፒታል ፍሰት ሊሆን ይችላል። የሰው ሀይል ፍሰት የምርቶች አገልግሎቶች ከአንድ አለም አቀፍ ወደ ሌላ ድንበር ከአንድ ቦታ ማለት ነው። ስለዚህ ከዛም ውስጥ የምናውቀው ይሄ ባለፈው እንዳነሳነው እሱን ለማንሳት ሞክረናል በሱ ዙሪያ ተዋይተናል ስለዚህ ምንም ወደ እሱ የሚመልሰን እና እንትን የሚለን ነገር የለም። እሱ ላይ በጣም ተዋይተናል አውቀናል ጨርሰናል። ስለዚህ ያው በቻልነው አቅም ሌላ ለመጀመር እንሞክራለን ወሳኝ የሆነ ነገር እንጀምራለን ማለት ነው። እሱኛው በጣም ወሳኝ እና ቁልፍ ስለሆነ ለእኛ በጣም ጠቃሚ የሚባል ነገር ይዞልን ያለ ነገር ስለሆነ እሱን ከመጀመሪያው ጀምረን እንወያያለን። ምንድነው? ይሄ ነገር ስንል ያው ሲጀመር ገበያ ምንድነው ስንል አለም አቀፋዊ የሆነ ነገር ነው። በአለም አቀፍ ተቀባይነት ያለው ያ ማለት ግን እንደዚህ ማለት አይደለም። ተጠቃሚዎች አንድ አካል መሆናቸው ነው እና በተመሳሳይ መንገድ ማሟላት መቻል ማለት አይደለም። ዋና እንትኑ መርሁ ከዚህ ወጣ ብለን እንግዲህ ሀገራቶችን ስናስብ ሁሉም ቦታ ደንበኛን ያማከለ መሆን አለብን። እና ነገር ግን ያው ደንበኛን ያማከለ መሆን ማለት ደግሞ ተመሳሳይ የሆነ የገበያ እንትንም መጠቀም አይደለም። ወይም በተለያየ ኢንቫይሮመንት ይሄንን መደጋገም ማለት አይደለም። ስለዚህ አለም አቀፍ ገበያ ቢዝነስ አክቲቪቲ የሚሰራበት ነው። የምናቅድበት ዋጋ የምናወጣበት የምናስተዋውቅበት ቀጥታ ፍሰት ያለው ድርጅቶች ምርታቸውን ለደንበኛ የሚያደርሱበት ከዛም አልፎ ተርፎ አንድ ሀገር ለትርፍ የሚሰራበት ነው። እና ይሄ አለም አቀፍ ገበያ በብዙ ሀገራቶች ያለ